ከፀሀይ እንዴት ትጠበቃለህ ከፀሀይ እኔ የምጠበቀው በብዛት ባዝሊን በመቀባት የተለያዩ ሉሽኖችን የተለያዩ ቅባቶችን ፊቴ ላይ እንዲሁም ሰውነቴ ላይ በማድረግ ከፀሀይ እጠበቃለሁ ሲቀጥል ደግሞ ከፀሀይ የምትጠብቀው ዣንጥላ በመዘርጋት ነው ዣንጥላ ከዝናብም ከፀሀይም ከተለያዩ ነገራቶች ይጠብቀኛል ማለት ነው ከሰማይ የሚመጡ ነገራቶች በረዶም ሊሆን ይችላል ከዛ ይጠብቀኛል እና በዚህ መንገድ ነው እኔ ከፀሀይ የምጠብቅ ማለት ነው እንዲሁም ደግሞ ቤቴ ውስጥ በመቀመጥ ፀሀይ በሚሆን ሰዓት ቤቴ ውስጥ ተቀምጬ በመተኛትና ፀሀዩ ካለቀ በኋላ ትንሽ ዝናባማ ወይም ደግሞ ደመና ከሆነ በኋላ ወደ ስራዬ እንቀሳቀሳለሁ ማለት ነው ለፀሀይ ፀሀይ የምመጣበት ምክንያት ምንድነው ካላችሁኝ እኔ ፀሀይ ሊመታኝ ወይም ፊቴን ሊያገኘው ሰውነቴን እኔን ሊያገኘኝ የሚችልበት መልኩ ምንድነው ወደ ስራ በምኸድበት ሰዓት ወደ ትምህርት ቤት በምሄድበት ሰዓት እንዲሁም ደግሞ ወደ ተለያዩ ቦታዎች በምሄድበት ሰዓት ለፀሀይ ተገላጭ እሆናለሁ ማለት ነው እና እኔ ፀሀይ የምጠበቅበት በብዛት ምንድነው ጃንጥላ በማድረግ ነው እንዲሁም ቆብም በመልበስ ነው ኮፍያ በመልበስ ነው አመሰግናለሁ።

ጥራት ያለው ስራ ማቅረብ ትችላለህ እኔ ጥራት ያለው ስራ አብዛኛው ጊዜ እሰራለሁ ማለት ነው። ለምሳሌ እኔ ንግድ በምሰራ ሰዓት የተለያዩ ቅመማ ቅመማቶችን በምሰራ ሰዓት እነዛ እነዛን ቅመማ ቅመማቶችን ለደንበኛ በምሸጥበት ሰዓት የተለያየ የሆነ ብዙ ዘርፍ የሆኑ የሚያምሩ ቆንጆ የሆኑ የታጠቡ ሊሆን ይችላሉ እነዛን በማስመጣት ከተለያዩ ሀገራቶች እሸጣለሁ ማለት ነው። ይሄ በእንደዚህ በንግድ ዘርፍ እንደዚህ አድርጌ እሰራለሁ ማለት ነው። እንዲሁም ደግሞ በልብስ በልብስ ደግሞ በኩል ምን አደርጋለሁ የተለያዩ ልብሳቶችን ከተለያዩ ሀገራቶች በማምጣት ኦርጅናል የሆኑ እቃዎችን ጫማ ሊሆን ይችላል ቲሸርት ሊሆን ይችላል ጃኬት ሊሆን ይችላል እንዲሁም ደግሞ ሱርም ሊሆን ይችላል። እነሱን በማምጣት ለተለያዩ ደንበኞቼ እሸጣለሁ ማለት ነው ጥራት ያለው እቃ በዚህ መልኩ እሸጣለሁ ማለት ነው። እናም ደግሞ ሲቀጥል ደግሞ በተለይ ሌላ ደግሞ በምን መልኩ ካልን ደግሞ ለምሳሌ ኤሌክትሮኒክስ የሆኑ እቃዎች ይሆናሉ ፒሲ ሊሆኑ ላፕቶፕ ሊሆን ይችላል ስልክ ሊሆን ይችላል። ፍሪጅ ሊሆን ይችላል ቴሌቪዥን ሊሆን ይችላል እነሱ እነሱ ኳሊቲ ያላቸውን ከሩቅ ሀገር ለምሳሌ ከአውሮፓም ሊሆን ይችላል እያስመጣው ጥራት ያለው ኦሪጅናል የሆነ እቃ እሸጣለሁ ማለት ነው። ለደንበኞቼ እና በዚህ መልኩ እኔ ጥራት ያለው እቃ አቀርባለሁ ማለት ነው ጥራት ያለው ነገር አቀርባለሁ ማለት ነው። በብዙ ነገር ማለት ነው የተለያዩ የስፖርት ትጥቆችን ሊሆን ይችላል እንዲሁም ደግሞ የተለያዩ መደብራቶችን ሊሆን ይችላል እነዛን በማምጣት ለተለያየ ሰው ለተለያየ ደንበኛ እሸጥለታለሁ ማለት ነው። ጥራት ያለው እቃ ሊመጣ የሚችል ምንድነው? በደህና ብር ስንገዛው ነው ብዙ ብር አውጥተን በምንገዛ ሰዓት ጥሩ ነገር እናተርፋለን ብዙ ብር እናተርፋለን ማለት ነው። እና ፎርጅድ እቃዎች ደግሞ የሚመጡት አብዛኛው ጊዜ በምን ምክንያት ነው? ኦሪጅናል እቃ ሲታጣ ፎርጅድ እቃ ይገዛል ማለት ነው ፎርጅድ እቃ ከተገዛ በኋላ ለደንበኛ ይሸጣል ማለት ነው። እና በዛ ምክንያት ደንበኛ ይወስዳል ማለት ነው። እና በዚህ በዚህ መልኩ እኔ ጥራት ያለው እቃ ማቅረብ እወዳለሁ ማለት ነው። እና አብዛኛው ጊዜ ምንድነው? ጥራት ያለው እቃ ከጥራት የሌለው እቃ ጋር የሚለያይበት ካልነ ጥራት ያለው እቃ አብዛኛው ጊዜ ሊኖረው የሚችለው ብዙ የሆነ መስፈርት አለው። አንደኛ ገንዘቡ ብዙ ነው ሲቀጥል ደግሞ ከለሩን ስናየው ጥራት ያለው ነው ቶሎ የማይቀደድ ቶሎ የማያልቅ ረጅም ጊዜ የሚቆይ የሆነ እቃ ነው ማለት ነው። ጥራት ያለው እቃ ስናይ ማለት ነው እና በብዙ አገራቶች በብዙ ሰዎች ተፈላጊነት ያለው እቃ ምን አይነት ነው ካልነ ጥራት ያለው እቃ ነው ማለት ነው። ጥራት የሌለውን እቃ ደግሞ በምንመለከት ሰዓት ጥራት የሌለው እቃ ሁልጊዜ የሚሸጠው በትንሽ ገንዘብ ነው የሚገዛውም በትንሽ ገንዘብ ነው እንዲሁም ደግሞ ወደ ተለያዩ ቦታዎችም አይላክም ማለት ነው። ጥራት ያለው እቃ ጥራት ያለው እቃ ከጥራት የሌለው እቃ በዚህ መልኩ ይለያያሉ ማለት ነው። ምክንያቱም ጥራት የሌለው እቃ ምንድነው? ካለ ጥራት ያለው እቃን አስመስሎ የሚገዙ የሚሰሩ ነገራቶች ናቸው ማለት ነው። አንድ ሰው ጥራት ያለውን እቃ ገዛው ጥራት ያለውን እቃ ገዛው ብሎ ጥራት የሌለውን እቃ ይገዛዋል ማለት ነው። በተመሳሳይ ምርት ብዙ ነገራቶች አሉ ለምሳሌ ጫማዎችን ብንወስድ ብዙ አይነት ፎርጂድ የሆኑ ጫማዎች አሉ። ለምሳሌ እነዛ ፎርጂድ የሆኑ ጫማዎች በምን በምክንያት ነው የመጡ ካልነ ኦሪጅናሉን በመምሰል ጥራት ያለውን እቃ በመምሰል ያንን ተመሳስሎ ነው የተሰሩ ማለት ነው። እና አብዛኛው ጊዜ መሸወድ የለብንም ብዬ አስባለሁ ማለት ነው። እንዲሁም ደግሞ መጠጥ መጠጦችን ካየነ ለምሳሌ አሁን ላይ እየተሸጠ ያለ በብዛት ፕላስቲክ የሆነ ነገር ነው እየተሸጠ ያለ ፋብሪካ የፋብሪካ ምርት ነው እየተሸጠ ያለ ማለት ነው። አብዛኛው ጊዜ ኦርጅናል የሆነ እቃ መገኘት ጠፍቷል ማለት ነው። እና በዛ ምክንያት ጥራት ያለው እቃ የለም ብዬ አስባለሁ ማለት ነው። እና ጥራት ያለውና የሌለውን እቃ ከመግዛታችሁ በፊት አብዛኛው ጊዜ ሰው ብታማክሩ አዋቂ ብታማክሩ ይመከራል ማለት ነው። የሚያውቅ ሰው በመሄድ ለምሳሌ ጥራት ያለውን እቃ የሌለውን እቃ እያላችሁ መጀመሪያ እውቀት ካለው ልምድ ካለው ሰው ጠይቃችሁ ብትገዙ ይመከራል ማለት ነው። እና በዚህ ምክንያት እኔ የራሴን እና እናንተን ያው እንደዚህ ለማስታወስ እሞክራለሁ ማለት ነው። እና ጥራት ያለው እቃ አስተሳሰብ ይሄ ነው አመሰግናለሁ

የትንኝ መረብ ትጠቀማለህ? የትንኝ መረብ እጠቀማለሁ አብዛኛው ጊዜ ምክንያቱም እኔ ቤት ብዙ አይነት ትንኞች ስላሉ እናም ደግሞ ወደ ስለምፈራቸው የትንኝ መረብ እጠቀማለሁ ማለት ነው እኔ ብቻ ሳልሆን ለህፃኖችም ለወንድሜ ለህፃን ወንድሜ እንዲሁም ደግሞ ለህፃኗ እህቴ መረብ ዘርግቼ እንዲተኙ አደርጋለሁ ማለት ነው። የትንኝ መረብ የማንጠቀም ከሆነ በብዛት ትንኞች ወደ እኛ ሰውነት በመምጣት ደማችንን ይመጡታል ማለት ነው። በዛ ምክንያት የትንኝ መረብ ያስፈልገናል ብዬ አስባለሁ ማለት ነው። እኔ በብዛት ከልጅነቴ ጀምሮ የትንኝ መረብ እጠቀማለሁ ልጅ እያለሁ አንድ ጊዜ ትዝ ይለኛል የትንኝ መረብ ሳላረግ ተኝቼ እያለቀስኩ ነበር ስተኛ የነበረ ማለት ነው ከዛ የትንኝ መረቡን ካደረኩት በኋላ በሰላም መተኛት ቻልኩ ማለት ነው። አብዛኛው የኛ ማህበረሰብ ጽዳት ስለሌለ ምንድነው የሚያደርግ የትንኝ መርብ ግድ ይለዋል ማለት ነው ምክንያቱም ጽዳት ከሌለ ሊከሰቱ የሚችሉ ትንኞች ብዙ ናቸው ማለት ነው። እነዛ ትንኞች ወደ እኛ በመምጣት ሰውነታችንን ይመጡታል ማለት ነው በዛ ምክንያት የትንኝ መረብ ያስፈልጋል ብዬ አስባለሁ ማለት ነው። የተለያየ የትንኝ መረብ አለ አንዳንዱ ረጅም የሆነ ሰፋ ያለ ብዙ ቦታ የሚይዝ የትንኝ መረብ አለ አንዳንዱ ደግሞ ትንሽ የሆነ ለህፃን ልጅ ብቻ የሚያገለግል የሆነ የትንሽ መረብ አለ በብዛት የትንኝ መረብ የሚጠቀሙ ማህበረሰቦች ጋምቤላዎች ናቸው። ጋምቤላዎች የትንኝ ትንኝ የትንኝ መረብ ያስፈልጋቸዋል ማለት ነው ምክንያቱም ሙቀት ስለሆነ የሙቀት ሰዓት ደግሞ በብዛት ጋምቤላ አካባቢ አለ የሞቀት ሰዓት ጽዳትም ምናምን ስለሌለ እነሱ እነሱ ቦታ አካባቢ የትንኝ መረብ ያስፈልጋቸዋል ማለት ነው ትንኞችን ለመቆጣጠር ያለበለዛ ብዙ አይነት ችግሮች ሊያስከስቱባቸው ይችላሉ ማለት ነው እና የትንኝ መረብ በጣም ወሳኝ ነው ብዬ አስባለሁ ማለት ነው አብዛኛው ነጋዴዎች የትንኝ መርብ የሚሸጡበት ቦታ የት ነው ካልነው በረሃ አካባቢ ነው። በረሃ አካባቢ እንደ ጋምቤላ አይነት እንዲሁም ደግሞ እንደ ጅጅጋ እንደ ድሬ እንደ አስመራ ያሉ የተለያዩ ሀገራቶች የተለያዩ ከተሞች የትንኝ መረብ ያስፈልጋቸዋል ማለት ነው ምክንያቱም የአየር ሁኔታ የአየር ፀባዩ ምንድነው በጣም ሞቃታማ ስለሆነ ትንኝ ይፈጠራል ማለት ነው ትንኝ በሚፈጠር ሰዓት ደግሞ ልጆች መተኛት አይችሉም ሰዎች ደግሞ እንዲሁም ለተለያዩ በሽታዎች ይግለጣሉ ማለት ነው። ሰውነታቸው ላይ የተለያየ የሆነ ምልክት ያመጣል ማለት ነው ደማቸውን በሚመጡበት ሰዓት ትንኞች የተለያየ አይነት በሽታ የተለያየ አይነት ምልክት ሰውነታቸው ቆዳቸው ላይ ሊያስከስቱ ስለሚችሉ የትንኝ መረብ አድርገው ቢተኙ ይመከራል ማለት ነው እና በዚህ መልኩ የትንኝ መረብ ማድረግ አለባችሁ ብዬ እመክራቸዋለሁ ማለት ነው እና እንዲሁም ደግሞ አሁን ላይ ከትንኝ መረብ የሚያስፈልግ ቦታ የት ነው ካለ ለምሳሌ ወደ እንትን አካባቢ ደግሞ ለምሳሌ በረሃማ ሆኖ እንዲሁም ደግሞ ውሃ ከአጠገቡ ያለው ቦታ ለምሳሌ ውሃ የሚፈስበት ቦታ የተለያየ የሆነ ነፍሳትን ያመጣል ማለት ነው ትንኝን ጨምሮ ማለት ነው እነዛን ለመከላከል የትንኝ መረብ ግድ ይላል ማለት ነው የትንኝ መረብ ከሌለ እነዛ አካባቢ ያሉ ከተለያየ እንስሳት የሚመጡትን ደም ወደ አንተ ሊያስተላልፉ ይችላሉ ማለት ነው ወደ ሰው ልጅ ሊያስተላልፍ ይችላሉ ማለት ነው እና የትንኝ መረብ ከሌለ የሰው ልጅ በሰላም አይተኛም ሌሊት ይነሳል ዘጠኝ ሰዓት ከሌሊቱ አስር ሰዓት ልጅ ሊያለቅስ ይችላል ማለት ነው እናቶቻቸውን ያስቸግራሉ አንዴ ደግሞ ከተነሱ ደግሞ መልሰው ላይተኙ ይችላሉ እና በሰላም እንዲተኙ፣ በስርዓት እንዲተኙ፣ ስቀው እንዲነሱ፣ ለማድረግ ምን ያስፈልጋል? ከትንኝ ልንጠብቃቸው ያስፈልጋል ማለት ነው እና የትንኝ መረብ ከሌለ ብዙ አይነት ጉዳት ይከሰታል ማለት ነው የሰው ልጅ ላይ ህፃናቶች ላይ በተለይ ህፃናቶች ላይ እና ህፃናቶች እኔ የምመክረው ምንድነው ማህበረሰቡ ህፃናት ልጆችን የትንኝ መረብ እንዲያደርግላቸው ማለት ነው ምክንያቱም እንዴት እንደሚሰቃዩ አናውቅም እኛ እኛ ስንተኛ እነሱ እየተሰቃዩ ነው ያለህ የትንኝ መረብ ካላደረግንላችሁ ብዙ አይነት ችግራት ችግሮችን ሊያጋጥማችሁ ይችላል ማለት ነው እና የትንኝ መረብ አድርጉላቸው ለህፃናቶች ለልጆች የትንኝ መረብ አድርጉላቸው ማለት ነው እናንተ ተኝታችሁ እነሱ እያለቀሱ እየተሰቃዩ ለተለያየ ትኩሳት ለተለያየ በሽታ ሊጋለጡ ስለሚችሉ የትንኝ መረብ አድርጉላቸው ብዙ አይነት ጥቅም አለው ማለት ነው። የትንኝ መረብ ከትንኝ ብቻ ሳይሆን ከተለያየ ነፍሳት ይጠብቃል ማለት ነው ከተለያየ የሆነ በራሪ የሆነ እንደ ሸረሪት አይነት እንደተለያዩ እንደሚናከሱ እንደ ንብ አይነት ለምሳሌ እና እንደ ጉንዳን አይነት ከእነዚህ ሁሉ ነገራቶች ይጠብቃል ማለት ነው የትን የመረብ እና የትንኝ መረብ ለልጆቻችሁ አድርጉላቸው እላለሁ አመሰግናለሁ በትንኝ መረብ ያለኝ ዙሪያ ይሄ ነው ቻው።

የምትወደው ሽታ ምንድን ነው? እኔ በብዛት የምወደው ሽታ ስትሮበሪ ሽታ በጣም ደስ ይለኛል ስትሮበሪ ሽታ በጣም መዓዛ አለው ደስ የሚል ሽታ ደስታን የሚሰጥ ሽታ አለው ማለት ነው። ሲቀጥል ደግሞ የምወደው ሽታ ቸኮላታ የሆነ ሽታ ነው ማለት ነው ቸኮላታ ሽታ በጣም እወዳለሁ በተለይ በኬክ ሲመጣ እንዲሁም ደግሞ በተለያዩ ነገራቶች መጠጥ ሊሆን ይችላል ምግብ ሊሆን ይችላል እና ይሄ ሸኮላታ ሽታ በጣም ደስ ይለኛል። ሲቀጥል ደግሞ ደስ የሚለኝ ደግሞ ኢስተር ኢስተር የሚባል ሽታ አለ ለምሳሌ ባናና ማስቲካ ላይ የሚገኝ ማለት ነው ማስቲካ ስትከፍተው ጥሩ የሆነ ሽታ እንዲመጣ የሚያደርግ ኢስተር የሚባለው ሽታ አለ እና እሱ ሁሉን ነገር ይይዛል ማለት ነው። እኔ ደግሞ ኢስተር ከሚባሉ የባናናን ሽታ በጣም እወደዋለሁ ማለት ነው ባናና በጣም ደስ ይለኛል። ማስቲካ ከሆነ ማለት ነው የሚበላ ከሆነ ደግሞ ደስ የሚለኝ ሽታ የስጋ ሽታ በጣም ደስ ይለኛል። የሚጠጣ ከሆነ ደግሞ በጣም ደስ የሚል የሽታ ምንድነው ካላችሁኝ? የሻሂ ሽታ የሻይና በቡና አንድ ላይ ሆነው የሚሰጡት የሆነ ሽታ በጣም ደስ ይለኛል ማለት ነው። እና እነዚህ እነዚህ ሽታዎች ለኔ በጣም ደስ ይሉኛል። አብዛኛው ጊዜ የምወደው የኬክ ሽታ ደግሞ በጣም ደስ ይለኛል የኬክ ሽታ በስትሮበሪ በማኪያቶ በ እንትን በቸኮሌት እንዲሁም ደግሞ በወተት የተቦካ የኬክ ሽታ በጣም ደስ ይለኛል ማለት ነው። አይስክሪም ሽተው በጣም የሚማርክ የሆነ ሽታ አለው ማለት ነው እና እንደዚህ እንደዚህ እወዳለሁ ማለት ነው። አንድ የቸኮሌት ሲቀጥል ደግሞ የ የወተት ሲቀጥል ደግሞ የምን ሽታ የባናና ሽታ በጣም ደስ ይሉኛል። እንዲሁም ደግሞ ከሶስቱ ዝቅ ያለ ደግሞ የምወዳቸው አለ ለምሳሌ ምን ሊሆን ይችላል የብርቱካን ሽታ ሊሆን ይችላል የዘይቱን ሽታ ሊሆን ይችላል እንዲሁም ደግሞ የ የማንጎ ሽታ ሊሆን ይችላል የአቮካዶ ሽታ የአቮካዶ ሽታ በጣም ነው ደስ የሚል። ጁሱ ሲፈጭ በጣም ደስ የሚል የሆነ ሽታ ያመጣል ማለት ነው። እና አንድን ሽታ አንድን እቃ ተወዳጅነት ሽታው ተወዳጅነት እንዲኖረው የሚያደርገው ብዙ ነገሮች አሉ ማለት ነው ተፈጥሮአዊ ሲሆን የተፈጥሮ ሽታ በጣም ደስ ይላል። ለምሳሌ አቮካዶ በጣም ደስ የሚል ሽታ ነው ያለው እና በብዙ ሰዎች ይወደዳል ማለት ነው። በህፃናቶችም በትልቆችም እንዲሁም ደግሞ በወጣቶች በጣም የሚወደድ ሽታ ነው ማለት ነው። በብዛት ሴቶች ምንድነው የሚያደርጉት ፊታቸውን ይቀቡታል ማለት ነው። አቮካዶን በመፍጨት ፊታቸውን ይቀቡታል እንዲሁ ቆዳቸው እንዲለሰልስ ያደርጋል ማለት ነው። እንዲሁም ደግሞ ጥሩ ሽታ እንዲኖራቸው ያደርጉታል ማለት ነው። ጥሩ ሽታ ምን ምን አለ ካልነ? ለምሳሌ ሽቶዎች የተለያዩ ሽቶዎች የሚሰሩት ከተለያየ የሆነ እንትኖች ሊሰሩ ይችላሉ ለምሳሌ ከብርቱካንም ሊሰራ ይችላል ከቸኮሌት ሊሰራ ይችላል እንዲሁም ደግሞ ከወተት ምናምን እንደዚህ ከተለያዩ ከስትሮበሪ ምናምን ከኢንጆሪዎች እንደዚህ ሊሰራ ይችላል ማለት ነው እንደዚህ አይነት ሽታና በብዛት እንደዚህ አይነት ሽታ ያስፈልጋል መዓዛ ይሰጣል ማለት ነው። እና ሽታ ሲባል አብዛኛው ጊዜ የሚፈለገው በምንድነው ጥሩ የሆነ ሽታ ያለው አእምሮን ደስታን የሚሰጥ ሽታ አይነት ነው ማለት ነው። እንደዚህ አይነት ሽታ ከሆነ ብዙ አይነት ደስታን ይሰጣል ደስታ የማይሰጥ ሽታ። ከሆነ ግን ምንም ጥቅም የለውም። አንዳንድ ደግሞ አይታችሁ ከሆነ ሱፍ የሚለብስ ሰው ሱፍ ሱፍ ከለበሰ በኋላ ሽቶ ይቀባል ማለት ነው። ለሱፍ የሚመች የሆነ ሽታ አለ። እንዲሁም ደግሞ ጂንስ በምንለብስ ሰዓት ደግሞ ለጂንስ የሚሆን ሽታ አለ ለጂንስ የሚሆን ሽቶ አለ ማለት ነው። እና እንደዚህ እንደዚህ አይነት ትንትኖች ደስ ይላሉ ማለት ነው። እንዲሁም ደግሞ ገበያ ቦታ ላይ በምንሄድ ስዓት የቀለም ሽታ ቀለም ቀለም ሲቀባ ለምሳሌ ቤቶችን ትሽ የሚለው አለ አይደለ ያ ያ በሚቀባ ሰዓት የተለያዩ እቃዎችን የቤት እቃዎችን ፈርኒቸሮችን በሚቀባ ሰዓት ያ የሚወጣው ቀለም የቀለም ሽታ በጣም መአዛን ደስታን ይሰጣል ማለት ነው። እና ሽታ በዚህ መልኩ እወዳለሁ ማለት ነው። እና የተለያዩ አይነት ነገሮች አሉ ሽታን ተመራጭ የሚያደርጉት ነገር ማለት ነው። የምግብ የምግብ የምግብነት ደግሞ ሽታ አለ ለምግብነት የሚውል የተለያየ የሆነ እቃ አለ። ለምሳሌ የተለያየ የሆነ መሳሪያ አለ ለምግብነት የሚውል ማለት ነው። ለምሳሌ ብንወስድ ጥረጫውን ብንወስድ ጥረጨው ለምሳሌ ጥሩ የሆነ ሽታ አንድ ምግብ ጥሩ የሆነ ሽታ እንዲኖረው ያደርጋል ማለት ነው። ጥረጮ በምንጨምር ሰዓት ጥሩ የሆነ ሽታን እናገኛለን ማለት ነው። ለሽታ ያለኝ አመለካከት ይሄ ነው አመሰግናለሁ።

ቤትህን እንዴት ታስውበዋለህ? ቤቴን የማስውበው የተለያዩ ነገራቶችን በማድረግ በተለይ ቀለሞችን በመቀባት ሊሆን ይችላል እንዲሁም ደግሞ አሮጌ የሆኑ እቃዎችን እያወጣው ንጹህ የሆኑ አዲስ የሆኑ እቃዎችን በመግዛት ቤቴን አስውበዋለሁ ማለት ነው። እንዲሁም ደግሞ የተለያዩ ስዕሎችን በመሳል ሊሆን ይችላል አዳዲስ ነገራቶችን በማምጣት ቤቴ ውስጥ አስውበዋለሁ ማለት ነው። በማምጣት ሊሆን ይችላል እንዲሁም ደግሞ አበባዎችን አርቲፊሻል ሊሆን ይችላል እንዲሁም ደግሞ ኦሪጅናል የሆኑ አበባዎችን መሬት ውስጥ የሚበቅሉትን በመትከል ጓሮየ ውስጥ መንደሬ ውስጥ ቦታ ውስጥ በመትከል አስውበዋለሁ ማለት ነው። ጥሩ የሆነ መዓዛ ጥሩ የሆነ እይታ እንዲኖረው አደርገዋለሁ ማለት ነው። እና ቤቴን በዚህ መልኩ አስውበዋለሁ እኔ ማለት ነው። አብዛኛው ጊዜ ቤታችን ልናስውበው የምንችል በምን መልኩ ነው ካልነ? የተለያዩ ቀለማቶችን በመቀባት ስዕሎችን በማምጣት የተለያየ ቦታ እየገዙ እና ኔቸር የሆኑ ተፈጥሮአዊ የሆኑ ስዕሎችን እያመጡ ለምሳሌ የእንስሳት ስዕል ሊሆን ይችላል የሰው ስዕል ሊሆን ይችላል የታዋቂ ሰው ሊሆን ይችላል እንዲሁም ደግሞ የተለያዩ ሀገራት ስዕሎችን ሊሆን ይችላል ባንዴራዎችን እያመጣን ቤታችን ግድግዳ ላይ በመስቀል ቤታችን እናስውበዋለን። ማለት ነው እንዲሁም ደግሞ የተለያዩ መብራቶችን ሀሪፍ ሀሪፍ መብራቶችን ቀለም ያላቸውን መብራቶችን እያመጣነ በመትከል ቤታችን ውስጥ የተለያየ አይነት የሆነ እይታ እንዲመጣ አይናችን ላይ እንዲያርፍ እናደርጋለን ማለት ነው። እና ቤታችንን በዚህ መልኩ እናስውበዋለን ብዬ አስባለሁ ማለት ነው። አንዳንዱ ሰው ደግሞ ቤቱን ሊያስውበው የሚችል በምንድነው? ካለ ፓርቲዎችን በማድረግ የተለያየ ፓርቲ በማምጣት ቤት ውስጥ ደስ የሚል ቤት እንዲኖር የጨዋታ ቤት እንዲኖር ያደርጋል ማለት ነው። አንዳንዱ ሰው ደግሞ የተለያዩ ጌሞችን ቤት ውስጥ በማስገባት በነዛ ጌሞች በመጫወት ቤቱ ደስ እንዲለው ያደርገዋል ማለት ነው። እሱ ብቻ ሳይሆን ሌላ ሰው መጥቶ እዛ ቤት ውስጥ ተዝናንቶ ተጫውቶ እንዲሄድ ያስችላል ማለት ነው። እንደዚህ እንደዚህ አይነት ነገራቶችን በምናደርግ ሰዓት ማለት ነው እና ቤታችንን በዚህ መልኩ ልናስውበው እንችላለን ማለት ነው። ወደ ውጮች ስንሄድ ደግሞ አውሮፓ ሀገራቶች ምንድነው የሚያደርጉ? ቤታቸው ላይ የተለያዩ ወይኖችን በመደርደር መጽሐፎችን በመደርደር እንዲሁም ደግሞ የተለያዩ ጌጣጌጦችን ስዕለ ስዕላቶችን በመደርደር ቤታቸውን ያስውባሉ ማለት ነው። አብዛኛው ጊዜ አውሮፖች ምንድነው የሚያደርጉ? የእንስሳት ቆዳ ሊሆን ይችላል የእንስሳት ጭንቅላት የእንስሳት ክፍለ አካላት ክፍለ አካሎችን እነሱን በመቆራረጥ ምንድነው የሚያደርጉት እንደ ዲዛይን አድርገው ቤታቸው ላይ ያንጠለጥሉታል ማለት ነው። ወደ ኢትዮጵያ ስንመጣ ደግሞ ወደ አፍሪካ የተለያዩ ከሸክላ የተሰሩ ስራዎችን ምን ያደርጋሉ? ቤታቸው ላይ ያንጠለጥላሉ ማለት ነው። ከሸክላ የተሰሩ ስንል ማንኛውም ስራ ሊሆን ይችላል ቅርጽ ሊሆን ይችላል የሸክላ ቅርጾች ሊሆን ይችላል እንዲሁም ደግሞ የውሃ መያዣዎችን እንዲሁም የተለያዩ እቃዎችን መጠጫ እቃዎችን ቅርጻ ቅርጽ ያሉ ያላቸውን እቃዎች ባህልን የሚያንፀባርቁ እቃዎችን እየገዙ ወይም ደግሞ እየቀረፁም ያደርጋሉ ቤታቸው ላይ ያስቀምጣሉ ማለት ነው። እና በዛ መልኩ ቤታቸውን ያስውባሉ አፍሪካ የሚኖሩ ሰዎች ማለት ነው። ወደ ውጮች ስንሄድ ደግሞ ያው ገልጨዋለሁ አዲስ ነገር የለውም። አዳዲስ ነገራቶችን ማድረግ ይወዳሉ ያው አብዛኛው ጊዜ ጥበብ ሳይሆን ከጥበብ ጋር የተገናኘ ሳይሆን አብዛኛው ጊዜ ሰው ሰራሽ የሆነ ነገራቶችን ይጠቀማሉ ማለት ነው። እንዲሁም ደግሞ አንዳንድ ቱሪስቶች ምን ያደርጋሉ? ኢትዮጵያ ውስጥ አፍሪካ ውስጥ በመምጣት የተለያዩ ቅርጻ ቅርጾችን በመውሰድ ለቤታቸው ማስዋቢያ ያደርጉታል ማለት ነው። በዚህ መልኩ ቤቴን ቤታቸውን ያሱባሉ ብዬ አስባለሁ ሌላ ሰዎች ማለት ነው። እኔና ቤተሰቦቼ ግን ቤታችንን ልናስቡ የምንችልበት መልኩ በዚህ መልኩ ነው ሌላ አዲስ ነገር የለንም ለማለት ነው። አመሰግናለሁ

ምን አይነት ዳቦ ትወዳለህ? እኔ የምወደው ዳቦ በብዛት ጠንካራ የሆነ ዳቦ በደንብ የበሰለ በደንብ የበሰለ ዳቦ ደስ ይለኛል ማለት ነው። እንዲሁም ደግሞ በጣም ትኩስ የሆነ ዳቦ እንዲሁም ደግሞ በጣም መዓዛ ያለው ጠረን ያለው ዳቦ በጣም ደስ ይለኛል ማለት ነው። ለስላሳ የሆነ ዳቦ በጣም ይመቸኛል ማለት ነው። ያን ዳቦ በተለያዩ ነገራቶች መብላት እችላለሁ በሻይ መብላት እችላለሁ። እንዲሁም ደግሞ አሁን ላይ ኢትዮጵያ ውስጥ ያለ ነገር አለ በሽሮ በእንቁላል ነገር አድርገህ ዳቦ ይበላል ማለት ነው። እና ዳቦ አብዛኛው ጊዜ ጠቆር ሲል ደስ አይልም ጥቁር ዳቦ ያረረ ዳቦ በጣም ያስጠላል ማለት ነው ለአይንም ያስጠላል። ለጥርስም ደግሞ ያሰለቻል ማለት ነው። እና ዳቦ አብዛኛው ጊዜ ሳሳ ሲል ደስ ይላል ወደ ሰውነት ወዲያውኑ የሚገባ ዳቦ ደስ ይላል ማለት ነው። በአፍ በጥርስ ቶሎ ተላምጦ ወደ ሰውነታችን በአግባቡ በስርዓቱ በስናት በስርዓት ያለምንም ችግር የሚገባ ዳቦ ደስ ይለኛል ማለት ነው። እና ዳቦ እኔ በዚህ መልኩ እወዳለሁ ማለት ነው። ለስለስ ያለ ዳቦ ትኩስ ዳቦ ሀሪፍ የሆነ ሽታ ያለው ዳቦ እወዳለሁ ማለት ነው። ልጆቻችን ደግሞ የሚወዱት ዳቦ ምን አይነት ነው? ካለን ልጆቻችን በተለይ ህፃናቶች የሚወዱት ዳቦ የሚጠቀሙት ዳቦ ለስለስ ያለ ጥሩ የሆነ መዓዛ ያለው ትኩስ የሆነ ዳቦ ህፃናቶች ይወዳሉ ማለት ነው። እና ህፃናቶች የሚወዱት ዳቦ እንደዚህ አይነት ነው። ትልቆችም የሚወዱት እንደዚህ አይነት ዳቦ ነው ማለት ነው። አሮጊቶችን ማንኛውም ሰው ሊሆን ይችላል የሚወደው ዳቦ ለስላሳ ዳቦ ነው ማለት ነው። ሸካራ ዳቦ በማንም አይፈለግም ማለት ነው። ሸካራ ዳቦ ለመስራት አትሞክሩ ማለት ነው። ሸካራ ዳቦ እሰራለሁ የምትሉ ከሆነ የምትጎዱት ይኸው እናንተ ናችሁ ማለት ነው። እና አብዛኛው ጊዜ እኔ ነጋዴዎች ቢሰሩት ብዬ የማስበው ዳቦ ምን አይነት ነው? ንጹህ የሆነ ዳቦ ሸከር ያለ ለዳቦ ቢሰሩ ብዬ እመኛለሁ ማለት ነው። ምክንያቱም ሸካራ ዳቦ የምትሰሩ ከሆነ ነጋዴ አይኖርም ማለት ነው። የሚገዛችሁ ሰው አይኖርም ማለት ነው። እና ለኪሳራም ትዳረጋላችሁ እና ስትገዙ ዳቦ ወይም ደግሞ ስትሰሩ ለስለስ ያለ ዳቦ ቢሆን ይመከራል ማለት ነው። እና በዚህ መልኩ ዳቦ እወዳለሁ ለስለስ ያለ ዳቦ እወዳለሁ አመሰግናለሁ

ሰዎችን እንዴት ታስተዋውቃለህ? ሰዎችን የማስተዋውቅበት መንገድ ለምሳሌ ጓደኛና ጓደኛ ጓደኛዬን የማስተውቅበት መንገድ ለምሳሌ ቤተሰቦች የዘንድ ስወስደው ይሄ የኔ ጓደኛነቷ ስሙ አብዱል ለምሳሌ ስሙ አብዱራሂም ከሆነ አብዱራሂም ይባላል ስሙ ተዋወቁት ለሱ ደግሞ የእነሱን ስም እነግረዋለሁ የእናቴን ስም እነግረዋለሁ የአባቴን ስም እነግረዋለሁ የወንድሜን እንዲሁም ደግሞ የእህቴን ስም እነግረዋለሁ ማለት ነው በዚህ መንገድ አስተዋውቀዋለሁ ማለት ነው እና የሚሰራውን ስራ ደግሞ ተማሪ ከሆነ ተማሪ ነው እንዲሁም ደግሞ የተለያዩ ስራዎችን የሚሰራ ከሆነ እንደዚህ እንደዚህ አይነት ስራ ይሰራል የተለያየ ስራ ይሰራል ብዬ የስራውን ሁኔታ በመናገር እንዲሁም ደግሞ የሚኖርበትን አድራሻ ደግሞ በመናገር እናትና አባቱ ማን እንደሆኑ በመናገር በዚህ መንገድ አስተዋውቀዋለሁ ማለት ነው እኔ ሳስተዋውቀው ራሴን ደግሞ በምን አስተዋውቀዋለሁ ለሰዎች ካላችሁኝ ለሰዎች የማስተዋውቅበት ራሴን በምን አይነት መንገድ ነው በመጀመሪያ ሰላም በማለት ሰላም ካልኩ በኋላ ስሜን በመናገር እንዲሁም ደግሞ የነሱን ስም በመጠየቅ እንተዋወቃለን ማለት ነው እና ጓደኛሞችም ልንሆን እንችላለን እንዲሁም ደግሞ ዝምድናችን ጠንከር ካለ በተለየ መልኩ አይነት ጓደኛ እንሆናለን ማለት ነው እና ሰዎችን በዚህ መልኩ አስተውቀዋለሁ ራሴን ደግሞ ከሰዎች ጋር በዚህ መልኩ እተዋወቃለሁ ማለት ነው እና አንድ ይሄ ነው ሲቀጥል ደግሞ ከሰዎች ጋር በምን ልንተዋወቅ እንችላለን ካልን የተለያዩ ብዙ መንገዶች አሉ ከሰዎች ጋር ልንተዋወቅበት የምንችል የምንችልባቸው መንገዶች ማለት ነው በስልክ ሊሆን ይችላል በሶሻል ሚዲያ ሊሆን ይችላል በፌስቡክ እንዲሁም በኢንስታግራም በቴሌግራም በፕሮፋይል ፕሮፋይልን በማየት ከሰው ጋር ልንተዋወቅ እንችላለን ማለትም የተለያዩ መልእክቶችን የጽሁፍ መልእክቶችን በመላላክ በመደዋወል እንዲሁም ደግሞ ቪዲዮ እየሰራን በመላክ ላይክ በማድረግ የነሱን ቪዲዮ በኮሜንት በተለያዩ ነገራቶች ከሰዎች ጋር ልንተዋወቅ እንችላለን ማለት ነው እና በዚህ መልኩ ከሰዎች ጋር እንተዋወቃለን የመተዋወቂያ መንገዳቶች ብዙ ናቸው ብዬ አስባለሁ እኔ እንደኔ እንደኔ በበኩሌ ማለት ነው አንዳንድ ሰው ሊተዋወቅ የሚችል በምንድነው ካላችሁኝ በስራ ስራ ቦታ ለምሳሌ የሚተዋወቅ ሰው ይኖራል ለምሳሌ ስራ እየሰራ የባልደረባ ከባልደረባው ጋር ሊተዋወቅ ይችላል በተለያየ ስራዎች ስለሚገናኝ ማለት ነው አልፎ አልፎም ደግሞ አንድ ሰው ታዋቂ ከሆነ ደግሞ አልፎ በሚሄድ ሰዓት ታክሲ በሚሳፈር ሰዓት እንዲሁም የተለያየ ሰዎችን እዛ ታክሲ ውስጥ አግኝቶ ሊተዋወቅ ይችላል ማለት ነው እንዲሁም ደግሞ በሱቅ ሱቅ ሄዶ ደግሞ የተለያዩ እቃዎችን በሚገዛ ሰዓት የተለያየ ከተለያየ ነጋዴዎች ከተለያዩ ባለሱቅ ጋር ሊገናኝ ይችላል ማለት ነው እና የሰው ልጅ ሁሌም ከሰው ጋር እንደተገናኘ ነው የሚወደው ሰው ጋር ይተዋወቃል ከማይወደው ሰው ጋር ደግሞ ያው ተነጋግሮ ብቻ ፍላጎቱን ብቻ ጨርሶ ይለያያል ማለት ነው እና እና በዚህ መልኩ አለ ከሰዎች ጋር በዚህ መልኩ እንተዋወቃለን ማለት ነው አብዛኛው ጊዜ እንዴት ሰዎችን እንዴት እናስተዋውቃለን የሚለው ነገር በምንመጣ ሰዓት ሰዎችን መጀመሪያ ስማቸውን በመጥቀስ ለምሳሌ እኔ አንዱን ጓደኛ ይዤ ከመጣሁ ያን ጓደኛ ለሰው ለማስተዋወቅ ከፈለኩኝ በመጀመሪያ ሰላምታ ይቀድማል ከዛ ስሙን ስሙ እንደዚህ እንደዚህ ይባላል እከሌ ይባላል ብዬ ስሙን በመናገር ከዛ በኋላ የሚሰራውን ስራ በመናገር እንዲሁም ደግሞ መኖሪያ አድራሻውን በመናገር እንዲሁም ደግሞ የእናትና የአባቱን ስም በመናገር የማን ልጅ እንደሆነ እናቱ ደግሞ ማን እንደምትባል አባቱ ማን እንደሚባል በመናገር ስንት ወንድሞች እንዳሉት ስንት እህቶች እንዳሉት በመናገር እናስተዋውቀዋለን ማለት ነው እና በዚህ መልኩ ከሰው ጋር ከቤተሰብ ጋር ለመተዋወቅ ለማስተዋወቅ እንችላለን ማለት ነው በዚህ መንገድ ነው መተዋወቅ የምንችል ማለት ነው እና አመሰግናለሁ ያለኝ ሀሳብ ይሄ ነው

ማህበራዊ ሚዲያ ትጠቀማለህ ማህበራዊ ሚዲያ እጠቀማለው የተለያዩ መተግበሪያዎችን በመጠቀም ለምሳሌ ትዊተር ሊሆን ይችላል ፌስቡክ እንዲሁም ደግሞ ኢንስታግራም አንዳንዴ ደግሞ ኢሞ የተለያዩ ማህበራዊ ሚዲያዎችን እጠቀማለሁ ማለት ነው ማህበራዊ ሚዲያዎችን የምጠቀምበት ምክንያት ምንድነው? አንድ ጭንቅላቴን እንዲያዝናናልኝ ሰላም እንዲሰጠኝ እረፍት እንዳገኝ በማለት ነው። ማህበራዊ ሚዲያ የምጠቀም ሁለተኛ ደግሞ ማህበራዊ ሚዲያ የምጠቀመው እውቀትን ለማግኘት ዜናዎችን አለም ላይ የሚፈጸሙ የሚፈጠሩ ማንኛውም ነገራቶችን ለማወቅ ይረዳኛል ማለት ነው። ማህበራዊ ሚዲያ ለመዝናናት የምጠቀምባቸው የመተግበሪያ አይነቶች ወይም የማህበራዊ ሚዲያ አንዱ አካል የሆነው ቲክቶክ እሱን በጣም አድርጌ ነው የምከታተለው ቲክቶክ ለሁለቱም ጥቅም ይውልልኛል ማለት ነው። አንዱ አንዱ ጥቅም የምጠቀምበት ለመዝናናት ከስራ በኋላ ወይም ከትምህርት በኋላ ራሴን ላዝናና ስፈልግ እረፍት ስፈልግ ቲክቶክን በመክፈት የተለያዩ አስቂኝ የሆኑ ኳስ ኳስን ኳስ ሊሆን ይችላል ፊልም ሊሆን ይችላል ድራማ ሊሆን ይችላል እንዲሁም ደግሞ የተለያዩ የሚያስቁ የሚያዝናኑ እረፍት የሚሰጡ ነገራቶችን እያየሁ እዝናናለሁ ማለት ነው። በሁለተኛ ደረጃ ቲክቶክን የምጠቀመው እውቀትን ለማግኘት እውቀት የተለያዩ እውቀትን አለም ላይ እየተፈጠረ ያለ ነገር የዶላር ዋጋ ሊሆን ይችላል የተለያዩ ነገራቶችን አዳዲስ ትኩስ የሆኑ መረጃዎችን ማገኝበት የሆነ የመተግበሪያ አይነት ነው የመተግበሪያ አይነት ነው ማለት ነው። ይሄ ቲክቶክ የምንለው ማለት ነው እና ቲክቶክን እንደ እኔ እንደ ህይወቴ አንዱ የህይወቴ አካል አድርጌ ወስጄዋለሁ ማለት ይቻላል። ቲክቶክ ላይ ሲቀጥል ደግሞ ቴሌግራምን አብዛኛው ጊዜ መልእክቶችን ለመላላክ እጠቀምበታለው ከጓደኛዬ ጋር እንዲሁም ደግሞ ከቤተሰቦቼ ጋር ከወንድሜ ጋር ከእህቴ ጋር መልእክት ለመላላክ እጠቀምበታለሁ ማለት ነው። የተለያዩ ፎቶዎችን ሊሆን ይችላል የተለያዩ ቪዲዮዎችን እየተላላክን ቁም ነገር ሊሆን ይችላል እንዲሁም ደግሞ ለመዝናናት ለማሳቅ ለመሳሰቅ ለጨዋታ እያልን ደግሞ የምንላላከውን ማንኛውም መልእክት የምንላላከው በቴሌግራም ነው ማለት ነው። ሲቀጥል ደግሞ ኢሞን የምጠቀምበት ሀገር ላይ ላሉ ሰዎች ለመደወል ለምሳሌ ውጭ ላለ ጓደኛ ሊሆን ይችላል ዘመድ ሊሆን ይችላል እነሱን ለማግኘት ኢሞን ነው የምጠቀምበት ማለት ነው። ሳውዲ አረቢያ የሚኖሩ እናቶቻችንን እህቶቻችንን የምናገኝበት ትልቁ የሆነ የመተግበሪያ ዘዴ ኢሞ ነው ማለት ነው። ሲቀጥል ደግሞ ዋትስአፕ ነው ዋትስአፕ ደግሞ አብዛኛው ጊዜ እኔም ተማሪ ስለሆንኩኝ ዋትስአፕ ነው የምጠቀመው ዋትስአፕ ዋትስአፕ ላይ የሆነ አንድ ግሩፕ አለን እዛ ግሩፕ ላይ ስለ ትምህርታችን የተለያየ የሆነ መረጃ ይለቀቅበታል ማለት ነው። እና ከዛ ግሩፕ ውስጥ በመግባት አዲስ ነገር ትኩስ ነገር ስለ ክላሳችን መረጃ እንሰማበታለን ማለት ነው እንዲሁም ደግሞ መምህሩ የሚልከውን ማንኛውም አይነት ዶክመንት ምንም ሆነ በዋትስአፕ ነው የሚለቀቅልን ማለት ነው። እኛ ያንን ዶክመንት ከፍተን በዋትሳፕ ዋትስአፕ ውስጥ ገብተን ያንን ዶክመንት ከፍተን የምንፈልገውን ነገር እናያለን እንወስዳለን ማለት ነው። እና ዋትስአፕ ትልቅ ነገር ነው ለኛ ለተማሪዎች ማለት ነው። እና እነዚህ መተግበሪያዎች ለኔ ያገለግሉኛል ማለት ነው። እና ሶሻል ሚዲያ ላይ ደግሞ አብዛኛው ጊዜ የምውለው ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ማታ ልተኛ ስል ከሶስት ሰዓት ጀምሮ ወይም ከአራት ሰዓት ጀምሮ ሶሻል ሚዲያ እየተጠቀምኩ ነው የምተኛ ማለት ነው። እንቅልፍ ሲወስደኝ ብቻ ነው ዘግቼው የምተኛ ስልኬን የማጠፋው እንቅልፍ ሲመጣኝ ብቻ ነው ማለት ነው። እና ሶሻል ሚዲያም በዛ መልኩ ነው እኔ የምጠቀምበት ማታ ማታ ላይ ሲሆን ማለት ነው። አንድ ቀን ቀን ላይ ደግሞ አንዳንዴ እንዴት ነው የምትጠቀምበት ካላችሁኝ? አንዳንዴ በቃ ራሴን ቀርጼ ቪዲዮ አንስቼ ለተለያየ ሰው ለጓደኞቼ ሼር ለማድረግ ለመዝናናት እንዲሁም ደግሞ የሰርግ ቪዲዮዎችን ምናምን የተለያየ ልደት ልደቶችን ምኖችን ኳሶችን እየቀረጽኩኝ የማጋራበት የሆነ የመተግበሪያ አይነት ነው ማለት ነው። ይሄ ቲክቶክ የምንለው ማለት ነው እና ሶሻል ሚዲያ ትልቁን ደረጃ የያዘው ብዬ የማስበው ቲክቶክ ነው። ሲቀጥል ደግሞ የተረሳ አንድ ትልቅ የሆነ የሶሻል ሚዲያ መተግበሪያ አለ እሱም ማነው? ደግሞ ዩቲዩብ ነው። ዩቲዩብ በጣም የሆነ ትልቅ የሆነ ደስ የሚል ማንኛውም ነገር የምናገኝበት እውቀት ነክ የሆነ ትምህርትን የምናገኝበት መረጃዎችን የምናገኝበት የሆነ የመተግበሪያ አይነት ነው። በእኛ ተማሪዎች ዘንድ ዩቲዩብ ሌክቸሮችን ለመገናኘት የነሱ ቪዲዮ የነሱን ትምህርት የነሱን ኖቶች የተለያየ እውቀቶችን ሼር የሚያጋሩበት የሆነ የመተግበሪያ አይነት ነው። ዩቲዩብ እና ዩቲዩብ ለኔ ትልቅ የሆነ ቦታ አለው ለተማሪዎች በተለይ ትልቅ የሆነ ቦታ አለው ብዬ አስባለሁ። ዩቲዩብ ማለት ነው እና እነዚህ መተግበሪያዎችን ነው የምንጠቀመው ማለት ነው። እኛ አመሰግናለሁ

ጥፍርህን ትቆርጣለህ? ጥፍሬን በጣም ነው የምቆርጥ ልጅ እያለሁ አንስቶ እኔ ጥፍሬን በመቆረጥ ነው እስካሁን እስከዚህ ያደግኩት ማለት ነው። ጥፍሬን የምቆርጠው አብዛኛው ጊዜ በጥርሴ ነው በጥርሴ በመብላት ጥፍሬን እቆርጠዋለሁ። የእግሬ ጥፍር ሲሆን ደግሞ የምጠቀመው የጥፍር መቁረጫን ነው የጥፍር መቁረጫን በመጠቀም። ጥፍሬን በወር ወይም ደግሞ በሁለት ሳምንት ባልሞላ ጊዜ ጥፍሬን እቆረጣለሁ ማለት ነው። ጥፍርን መቆረጥ የተለያዩ ጥቅሞች አሉት። ለምሳሌ የእጅ ጥፍር የሚያድግ ከሆነ ጥፍራችን የሚያድግ ከሆነ ስንመገብ የእጅ ጥፍራችን ላይ ውስጥ ያለው ቆሻሻ ወደ ምግቡ ጋር ከምግቡ ጋር በመደባለቅ ወደ አፋችን ይገባል ማለት ነው የዛን ጊዜ መጥፎ የሆነን በሽታ ያመጣብናል ማለት ነው። ለተለያዩ በሽታ እንድንጋለጥ ያደርገናል ማለት ነው። እና ጥፍሬን ጥፍር መቆረጥ አለባችሁ ብዬ እመክራችኋለሁ ማለት ነው። በተለይ የህፃናት ልጆች ጥፍራቸውን አይቆረጡም በብዛት ምክንያቱም ህፃናት ልጆች ሊቆረጡ ሲል ጥፍራቸውን ሊቆረጡ ሲል ያለቅሳሉ እና በዛ ምክንያት እናቶቻቸው ወይም አባቱ አባቶቻቸው ጥፍሮቻቸውን አይቆርጧቸውም ማለት ነው ያለቅሱብኛል ብለው ስለሚፈሩ ግን ግዴታ ነው ጥፍራቸውን መቆረጥ አለባቸው። ጥፍራቸውን ማትቆርጧቸው ከሆነ ሁል ጊዜ ህፃናት አፋቸው ወደ አፋቸው ጣታቸውን ወደ አፋቸው ስለሚሰዱ ያ ከጣታቸው ከጥፍራቸው ያለው ቆሻሻ ባክቴሪያ ወደ ሰውነታቸው ይገባል ማለት ነው። የዛን ጊዜ መጥፎ የሚባል በሽታ ሊያመጣባቸው ይችላል። እና ጥፍራቸውን እባካችሁ ቁረጡላቸው በማለት ለማስተላለፍ እወዳለሁ ማለት ነው። እና በዚህ ምክንያት ጥፍር መቁረጥ ግዴታ ነው። ለምንድነው የሰው ልጅ ጥፍሩን የሚያሳድግ ካልን በብዛት የሚያሳድጉት እነማን ናቸው? እንበል መጀመሪያ ሴቶች ናቸው ጥፍራቸውን የሚያሳድጉ ጥፍራቸውን ይንከባከቡታል ያጥቡታል ምን ይሉታል ቀለም ይቀቡታል የጥፍር ቀለም ይቀቡታል ከዛ መዘነጫ ያደርጉታል ማለት ነው። ለምሳሌ ለበርዝ ደይ ሊሆን ይችላል ለሰርግ ሊሆን ይችላል ለተለያዩ መስተናግዶች ለተለያዩ ግብዣዎች ያን ጥፍራቸውን በማሳደግ በማሳመር አጊጠው እንደ ውበት ነገር ተጠቅመውበት ይሄዳሉ ማለት ነው። ሴቶች ሴቶች ነው በብዛት እንደዚህ ጥፍራቸውን የሚቆር የሚያሳድጉ ማለት ነው። ወደ ወንዶች ስንመጣ ወንዶች ምንም ጥፍራቸውን አያሳድጉም ጥፍራቸውን ካሳደጉ ብዙ አይነት ስራ አይሰሩም ማለት ነው። ጥፍር የምናሳድግ ከሆነ ስራ አንሰራም ምክንያቱም አይመቸንም እቃ ስናነሳ ምን ስን ለምሳሌ የተለያዩ ነገራቶችን ስናደርግ ስንጽፍ ሊሆን ይችላል እንዲሁም ደግሞ ኳስ ኳስ ስንጫወት ሊሆን ይችላል በብዙ ነገር ይከለክለናል ማለት ነው። ጥፍራችን ካደገ ጥፍር ከሌለን ግን በስርዓት እንድንጫወት የፈለግነውን ስራ እንድናደርግ ይረዳናል ማለት ነው። እና ጥፍራችንን ጥፍሮቻቸውን አብዛኛው ጊዜ ወንዶች ይቆርጣሉ ማለት ነው። ሴቶች ግን በተቃራኒ አይቆረጡም ወደ ሽማግሌዎች ስንመጣ ሽማግሌዎች በአግባቡ ጥፍራቸውን ይቆረጣሉ ምክንያቱም እነሱ ስራም ስለሌላቸው ቁጭ ብለው ቤት ስለሚውሉ ጥፍራቸውን እያጸዱ እየተቆረጡ ምን እያሉ ነው የሚውሉ ማለት ነው። እና ሽማግሌዎች በይበልጥ ከሁላችን በይበልጥ ሽማግሌዎች ጥፍራቸውን ይቆረጣሉ ማለት ነው። ወደ እኔ ስንመጣ እኔ እንዳልኩት ሁሌ ጥፍሬን እቆርጣለሁ በመቁረጫ ራሱ አያስፈልገኝም እኔ የምቆርጠው በምንድነው ካላችሁኝ በጥርሴ ነው እየነከስኩኝ በጥርሴ ነው የማወጣው ማለት ነው። ከልጅነቴ ጀምሮ እንደ ልምድ አድርጌ የያዝኩት ነገር ምንድነው ጥፍሬን መቁረጥ ነው? እየበላው ጥፍሬን ለምሳሌ በጭንቀትም ሊሆን ይችላል በጭንቀት ጊዜ ሊሆን ይችላል እንዲሁም ደግሞ ሳላስበው እያወራሁ እየተጫወትኩኝ ሳለ ጥፍሬን እቆርጣለሁ ማለት ነው። ጥፍሬን በጥርሴ መብላት በጣም ደስ ይለኛል በጣም ደስታ ይሰጠኛል ማለት ነው። እና ሁሉ ጥፍሬን የእጅ ጥፍሬን ሁሉን ጥፍር በጥርሴ ነው የምበለው ማለት ነው። በጥርሴ ነው የምቆርጠው መቁረጫ ራሱ አልጠቀምም። የእግሬን ራሱ አንዳንድ ጊዜ ከታጠብኩ በኋላ ሻወር ከወሰድኩ በኋላ ቁጭ ብዬ የእግሬን በገዛ እጆቼ ለመቁረጥ እሞክራለሁ ማለት ነው። የእግሬን ጥፍር እና በዛ መልኩ እቆርጣለሁ ማለት ነው። እንዲሁም ደግሞ የሰው የህፃናቶችን በተለይ መቁረጥ ደስ ይለኛል እኔ ህፃናት ጥፍራቸው አድጎ ካየሁ ምን አደርጋለሁ እኔ የጥፍር መቆረጫ እይዝና ጣታቸውን እንዲዘረጉ አድርጌ እቆርጥላቸዋለሁ ማለት ነው። የእግራቸውም ሊሆን ይችላል የእጃቸውንም ሊሆን ይችላል ማለት ነው። እና የራሴን ብቻ ሳይሆን የሰውንም የህፃናትንም ጥፍር መቁረጥ በጣም ያስደስተኛል ማለት ነው። እና በዛ ምክንያት እኔ ጥፍሬን በደንብ አድርጌ ነው የምቆርጥ ለማለት ነው። እና ጥፍሬን እኔ መቼ መቼ ነው የምትቆርጠው ካላችሁኝ? በሁለት ሳምንት በሶስት ሳምንት እንዲሁም በአንድ ወር ልዩነት ጥፍሬን እቆርጣለሁ ማለት ነው። የእግሬን ከሆነ ማለት ነው የእጄን ከሆነማ በየትኛውም ጊዜ በሚያድግበት ሰዓት የእጄን ጥፍር እቆርጣለሁ ማለት ነው። አመሰግናለሁ ስለ ጥፍር ያለኝ አመለካከት ይሄ ነው። ቻው

የጨረቃ ብርሃን ትወዳለህ? የጨረቃ ብርሃን በጣም ነው ደስ የሚለኝ። በተለይ የምወደው የጨረቃ ብርሃን ማታ ማታ ላይ በተለይ ከሁለት ሰዓት በኋላ ያለው የጨረቃ ብርሃን በጣም የሆነ ትልቅ የሆነ ደስታን ይሰጠኛል ማለት ነው። የጨረቃ ብርሃን አብዛኛው ጊዜ ትውስታን ያመጣል፣ ደስታን ያመጣል እንዲሁም ደግሞ በትካዜ በሀሳብ ሰምጠን እንድንገባ ያደርገናል ማለት ነው እና የጨረቃ በረሃን በጣም ደስ የሚል የሆነ ገጸ ባህሪ አለው ማለት ነው። ብዙም ለ አይን አይጎዳም እንዲሁም ደግሞ በጣም የሆነ ደማቅ የሆነ ብርሃን የለውም እና ደስ የሚል ብርሃን ነው ያለሁ እና የጨረቃ ብርሃን ሁሉ ሁሉም ሰው ይወደዋል ብዬ አስባለሁ። የጨረቃ ብርሃንን የማይወድ ሰው ያለ አይመስለኝም። በብዛት አብዛኛው ጊዜ በጨረቃ በረሃን ምክንያት እንስሳቶች ለምሳሌ ተኩላ ሊሆን ይችላል እንዲሁም የዱር አራዊቶች የተለያዩ እንስሳዎች በጨረቃ ብርሃን ምክንያት ነው የሚንቀሳቀሱና የጨረቃ ብርሃን ለማታ ፍጥረታቶች በማታ ለሚቀሰቀሱ ቀን ለማይጠቀሙ ፍጥረታ ፍጥረታቶች ይጠቅማል ማለት ነው የጨረቃ ብርሃን። ማታ ማታ ለምሳሌ የጨረቃ ብርሃን ከለለ እንዴት ብሎ ሰው መንቀሳቀስ ይችላል? መንቀሳቀስ አይችልም። የጨረቃ ብርሃን የሚያስፈልገው ለማታ መብራት ነው ማለት ነው። ለኛ ምንድነው የሚያስ የሚያስፈልገን ጨረቃ እንድትወጣ ለእኛ ሰላማዊ እንቅልፍ እንዲኖር ያደርጋል ማለት ነው። እንዲሁም ደግሞ ለሰማይ ውበት እንዲያመጣ ያደርጋል ማለት ነው የጨረቃ ብርሃን እና የጨረቃ ብርሃን ይሄ ያህል ጥቅም አለው ብዬ አስባለሁ ማለት ነው እና እኔ በጣም የምወደው የጨረቃ ብርሃን አብዛኛው ጊዜ ጠዋት በመነሳት የጨረቃ ብርሃንን እከታተላለሁ ማለት ነው። ጨረቃን በመመልከት ጊዜን አሳልፋለሁ ማታ ማታ ማለት ነው። ወደ ፀሀይ ስንመጣ ግን ፀሀይ በጣም የሆነ ከባድ የሆነ አንዳንዴ በጣም የሚያቃጥል አንዳንዴ ደግሞ በጣም ሰውነትን እንዲደክምና የምታደርግ የሆነች ብርሃን አላት ማለት ነው። አይንን ለአይን የሚጎዳ መጠን አላት። የጨረቃ ብርሃን በምንመጣበት ሰዓት ግን የጨረቃ ብርሃን አይን አይጎዳም። በጣም ደስ የሚል የሆነ እይታ ነው ያላት ነፃ ብራቅ ነው ያላት። እሷን እያየ እንቅልፍ መተኛት ይቻላል ማለት ነው ጅ። ከፀሀይ ተቃራኒ እና የጨረቃ ብርሃን በጣም ነው የምወደው። የጨረቃ ብርሃን ተረት ተረት ለመውረድ ተረት ተረት እየወሩ እሷን እያዩ ተረት ተረት ማውራት ደስ ይላል ማለት ነው። ስለ ጨረቃ እየወሩ፣ ስለ ውበቷ እያዩ፣ ስለ ድምቀቷ፣ ስለ መሬት ላላት ቅርበት፣ ስለ ሳይዟ እሷም አብዛኛው ጊዜ በሰው የሰውን ፊት ቆንጆ የሆነ ሰው ካለ ለምሳሌ አንተ ጨረቃ ትመስላለህ እያልን እናሾፍበታለን ማለት ነው እና ጨረቃ በጣም የሆነ ብርሃኗም እሷም ራሷ ቅርጿ በጣም የሆነ ውበት ያላት ፍጡር ናት ብዬ አስባለሁ ማለት ነው ጨረቃን እና የጨረቃ ብርሃን ትልቅ የሆነን ደስታ ይሰጣል። የጨጨረቃ ብርሃንን የማይወድ ሰው ያለ አይመስለኝም። የጨረቃን ብርሃን እባካችሁ እንድትጠቀሙላችሁ ምን እንድታዩዋት የተለያየ ነገር ተረትም ሊሆን ይችላል እንዲሁም ደግሞ በማታው ተነስታችሁ የተለያየ ነገር ስታደርጉ የተለያየ ቦታ ለመሄድ ስትፈልጉ የጨረቃ ብርሃን ከለለ ትጎዳላችሁ ማለት ነው። ምንም አይነት ብርሃን አይኖርም። ካገኛችሁት ነገር ጋር ትጋጫላችሁ። ከጉድጓድ ልትገቡ ትችላላችሁ። ከግንድ ጋር ልትጋጩ ትችላላችሁ እና በተለያየ አውሬ አውራት ልትበሉ ትችላላችሁ። ልትነከሱ ትችላላችሁና በሌባም ደግሞ ልትዘረፉ ትችላላችሁና የጨረቃ ብርሃን ከሌለ እና የጨረቃ ብርሃን ትልቅ የሆነ ግልጋሎት አለው ማለት ነው። ለዝም ብሎ ለማይረባ ነገር እኮ አይደለም የተፈጠረ ለትልቅ ነገር ቢሆን እንጂ። ማታ ላይ ደግሞ እንዲወጣ ታርጎ የተፈጠረው ለትልቅ ነገር ቢሆን እሺ ማለት ነው እና የጨረቃ ብርሃን የማይወድ ሰው ያለ አይመስለኝም ማለት ነው። የጨረቃ ብርሃን ከረኗ ምንድነው ካልነው በብዛት ከረኗ ወደ ሰማያዊ አይነት ይመስለኛል። አንዳንዴ ደግሞ ነጭ ትሆናለች ሰማያዊና ነጭ እንደ መብራት ማለት ነው። ድብዝዝ ያለ መብራት አይነት ነው። ያላት የጨረቃ ብርሃን እና ደስ የሚል የሆነ እይታ ነው ያለት የጨረቃ ብርሃን አብዛኛው ጊዜ እና መጠቀም የጨረቃ ብርሃንን የማይዳረስበት ቦታ የለም ማለት ነው። መሸ ከተባለ ጨረቃ ከሌለ ሰማዩ አይታየንም። ቀና ብለን በምንመለከት ሰዓት ልናይ የምንችለው ነገር ኮኮብ ብቻ ነው። ጨረቃ ኮኮብ ደግሞ ምድርን ማንፀባረቅ አይችልም ማለት ነው። ማንም ሊያንፀባርቅልንና የምድር እይታ የጨለማ እይታ ሊሆንልን ሊሆንልን የሚችል ማነው ብለን ካሰብነው ከወይም ደግሞ ተገናዘብን ማነው ጨረቃ ሆኖ ሆና እናገኛታለን ማለት ነው እና ጨረቃ ጨረቃ ትልቅ የሆነ ጥቅም አላት ብዬ አስባለሁ ማለት ነው። እንደ እንደ እኔ የጨረቃ ብርሃን ደግሞ ለሁሉም ሰው ተወዳጅ የሆነ እይታ ያለው ነጭ የሆነ ደብዘዝ ያለ አይንን የማይጎዳ ጥሩ የሆነ እይታ ያለው ነው ብዬ አስባለሁ አመሰግናለሁ።

ስለ ቅርብ ጓደኛህ ንገረኝ የኔ ቅርብ ጓደኛ አብዱ አብዱ በጣም ነው የምወድህ አብዱ ማለት ለኔ ትልቅ የሆነ ቦታ ያለው ሰው ነው እኔ ሳዝን ሁሌ ከጎኔ የነበረ ሳለቅስ ለምንድነው የምታለቅስ የሚል ጓደኛዬ። እንዲሁም ደግሞ የተለያዩ ነገራቶች ችግሮች ሲደርስብኝ ምን ሆነህ ነው ምረዳህ ነገር አለ እያለ የሚያጽናናኝ ቀልዶችን እየነገረ የሚያስቀኝ የሆነ ሳቅ። ሀዘኔን የሚያባርልኝ የሆነ የተለያዩ ነገራቶችን በመፍጠር ጓደኛዬ ነው እና በጣም የምወደው ጓደኛዬ ነው። ብታየው አብዱ ማለት የተለየ የሆነ ፍጡር ነው። በቃ አብዱ ማለት ከስነ ምግባር አንስቶ በቃ የተለየ የሆነ በጥሩ ቤተሰብ ያደገ የሆነ ልጅ ነው አብዱ ማለት ማለት ነው። በጥሩ በቀና የሚያስብ የዋህ የሆነ ጥሩ ልብ ያለው ጓደኛዬ ነበረ አብዱ ማለት ማለት ነው። አብዱ ማለት ለኔ የተለየቦታ አለው። ሳዘን ስከፋ ስደሰት ከጎኔ የነበረ ጓደኛዬ ነው አብዱ ማለት ነው። እና አብዱ ለኔ ትልቅ ቦታ አለው። ሲቀጥል ደግም የቅርብ ጓደኛዬ ለእኔ ማሜ ነው ማሜ ትልቅ ቦታ አለው እኔ ዘንድ ማለት ነው ማሜ የሚገርም ባህሪ ነው ያለው ማሜ። ወደ ቀጥተኛው መንገድ እንድመጣ የግዘኝ የሆነ ጓደኛዬ ነው ማለት ነው እና ማሜ ላመሰግን እወዳለሁ። ማሜ አብረን እዚህ ስንማር አብሮኝ የነበረው ጓደኛዬ የተለያየ ነገር። ከትምህርቴ ሆነ ከቁርአኔ ከዲኔ። መስመር እንዳልስት እንዳልበላሽ ያደረገኝ ጎደኛዬ ነው ማሜ ማለት ነው። እና ማሜ ላመሰግነው እወዳለሁ። መሀመድ ሰይድ ይባላል እና። እናቱ እንደኔ ውጭ ሀገር ነው ያለች ሳውዲ ሀገር ነው ያለች አባቱ ደግሞ ጎንደር ውስጥ ነው የሚኖረና። ያው የሃብታም ልጅ ነው ግን ቢሆንም የሃብታም ልጅ ቢሆንም ደስተኛ ሆኖ አይደለም የሚኖር ማለት ነው ምክንያቱም የህይወቱን አላማ ስላላገኘ ማለት ነው። እኔ ግን አብዛኛው እኔም እንደሱ የህይወቴን አላማ ስላላገኘው። ለሱ ለራሱ እንደሚጨነቀው ሁሉ ለኔ ይጨነቅ ነበረ ማለት ነው ነበረ ማለት ነው ማሜና ማሜ ይለያል። ማሜ መሀመድ በጣም የሚለይ ጓደኛ ነው የነበረኝ እና። እሱ ስለ እሱ ልንገራችሁ እስክህ ትንሽ እሱ ማለት ለኔ የተለየ ሰው ነው በቃ። ማለትም እኔ ለኔ የሚያስፈልገኝን ለልቤ የሚያስፈልገውን ነገር ቀድሞ ያውቃል ማለት ነው። በእድሜም ስለሚበልጥ እኔም የሚያስፈልገኝን ነገር እየነገረ ሁሌም ቀን ጠዋት ማታ ሲያገኘኝ እየመከረ። የተለያዩ ነገራቶችን ስለ እውቀት ስለ ኢልም እየነገረኝ እያስታወሰኝ እንዳትበላሽ እያለ ሁሌ የሚመክረኝ የልብ ጓደኛዬ ነበረ ማሜ ማለት ማሜ ማሜ። በጣም የምወደው ጓደኛዬ ከአብዱ በሚበልጥ የምወደው ጓደኛዬ ነው ማሜ እና። የሚገርም ልጅ ነው ብታዩት ሰውነቱን ደግሞ ብታዩት ደስ የሚል መልካም መልካም የነበረ ጺሙን ብታዩት የሚያሳድግ ሱሪውን ደግሞ የሚያሳጥር የነብያችን ተከታይ ሰላላህ አህል ሰለሚ ያሳቸው ተከታይ የነበረ በጣም ደስ የሚል። ልጅ ነበረ ማሜ ማለት ነው። እና እሱን በመተዋወቄ እኔ ደስ ይለኛል እናንተም ብትወቁት በጣም ደስተኛ እሆናለሁ። ማሜን ማለት ነው ማሜን የማያውቀው ሰው የለም። እኛ ትምህርት ቤት ውስጥ ሁሉም ያውቀዋል ማሜ ማሜ ይባላል ማለት ነው። እኔን ሲያዩኝ እንደውም ምን ይላሉ ማሜን ነው የምትመስል ይላሉ? ምክንያቱም ቁመታችን ፊታችን እንመሳሰላለን በብዛትና ማሜን ነው የምትመስል ይሉኛል እና። በቃ የምወደው ጓደኛዬ ነው ማሜ ለማለት ነው። እና ሲቀጥል ደግሞ ያብዱ ያልኳችሁ ደግሞ አሁን ተጣልተናል እንጂ ከእሱ ጋር ብዙ ጊዜ አሳልፍ ነበር። እሱ ማለት ከልጅነቴ ጀምሮ አብሮ አደጌ ነው። የተለያዩ ነገራቶችን በቁሳቁስም ሆነ በምግብነትም ሆነ በምክርም እየረዳኝ በቃ በአቅሙ። ጊዜን ያሳለፈ ማለት ነው ከእኔ ጋር አብሮ አድግ ጓደኛዬ ነው አብሮ አደግ ጓደኛዬ ነው ለማለት ነው። አሁን ግን ወደዚህ ግቢ ከመጣሁ በኋላ አንድ ማሜ የሚባል ይሄን ይሄን ሁሉ ነገር የሚያስረሳ። አብዱ ያደረገኝን አብዶ ያደረገልኝን ነገር የሚያስረሳኝ የሆነ ጓደኛ ነኝ የሰጠኝ እና ማሜ አላህን አመሰግነዋለሁ በዚህ አጋጣሚና ማሜ። ትለያለህ ለማለት ነው። በብርህ ኩራትም ነበረህ ትንሽ ትንሽ ኩራተኛ ነበርክ። አውቃለሁ በጣም ትንሽ ኩራተኛ ነበርክ። ሰው ንጹህ የሆነ ሰው ብቻ ነው የምትወድ። ሰውነቱ የቆሸሸ ልብሱ የቆሸሸ ሰው። ብዙም አይመችም ነበርና ብቻ ዞሮ ዞሮ ትመቸኛለህ ማሜ። አድናቂ ነኝ እስካሁን ማለት ነው የሆነ ያለህ ንጽህና አለባበስህ ሁሉ ነገር በቃ ይማርከኝ ነበረና። በጣም የምትገርም ሰው ነህ ማሜ። የትልቅ ሰው አስተሳሰብ ነው የነበረ። ልዕድሜህ ትንሽ ቢሆንም ግን አእምሮህ ግን የነጠቀ ነበረ እንደ ትላልቆች ነው የምታስብ። ወደፊት ምን ይገጥምሃል ምን ይገጥመኛል እያልክ ስትጨነቅ ነበር እና። ለወደፊት የሚሆንህንም ስንቅ ያያስክ ይመስለኛል ማለት ነው። አሁን ላይ በልጅነትህ እና አሁን ላይ ደግሞ አድገህ ጥሩ ሁኔታ እየኖርክ። ጥሩ ኑሮ እየኖርክ ያለ ይመስለኛል ማለት ነው። ለትዳርም የ በቅቷል ልጁ አሁን ሊያገባ ነው እስቲ። ሁላችንም እንግዲህ እስቲ። በስርዓት የሚያገባ በሰአቱ። በሰላም በአፍያ በጤና የሚያገባ እንዲሆን እንመ